አዎ ገንፎ እበላለሁኝ ግን ያን ያክል ገንፎ ወዳጅ ገንፎ አፍቃሪ አይደለሁም። እመርጣለሁ የምበላበትን ቦታ እቤት የተሰራ በእናቴ እጅ የተሰራ ከሆነ እበላለሁ። ግን ሌላ ሰው የነካካውን ነገር ምናምን የማላውቀው ሰው ቤት ሄጄ ለመብላት ፈቃደኛ የምሆነው ነገር አይደለም። ገንፎ በጣም ጥንቅቅ ብሮ መሰራት አለበት ለኔ እንድበላው።

በዚህ ቅዳሜና እሁድ ለማድረግ ካሰብኳቸው ነገሮች ውስጥ በተለይ ቅዳሜ ለት የጀመርኩት የዩቲዩብ ቻናል ስላለኝ ለሱ የሚሆኑ ቪዲዮ አይዲያዎችን ሳዘጋጅ ስክሪፕቶችን ስትጽፍ እንዲሁም ምስሎች ቪዲዮዎች ሳዘጋጅ መዋል ነው የምፈልገው። እሁድ ደግሞ እሱን ያዘጋጀሁትን ቪዲዮ አስተካክዬ ቻናሌ ላይ መልቀቅ ከዛ ጊዜ ከተረፈኝ ደግሞ አንድ ሁለት ፊልሞች እያየሁኝ ነው ማሳለፍ የምፈልገው።

አዎ የቀረ ምግብ እበላለሁ ችግር የለብኝም ግን ከማን የቀረ ነው የሚባለው ነገር ይወስነዋል። እኛ ሀገር ውስጥ በአብዛኛውን ጊዜ በሹካ ማንኪያ አይደለም የምንበላው እንደሌላው አለም በእጃችን ነው። ምግቡን የምንበላው እና አሁን ከማቀው ሰው ከቤተሰቤ ወይ ከእኔ የቀረ ካልሆነ በስተቀር ሌላ ሰው የነካካውን ነገር መብላት አልፈልግም። የቤተሰቤ ወይ የኔ የቀረ ምግብ ከሆነ ግን ችግር የለብኝም።

ገንዘብ ብቆጥብ ደስ ይለኛል ግን አሁን ላይም እያረኩት ያለሁት ነገር አይደለም ገንዘብ አልቆጥብም ሳልፈልግ ቀርቶኝ ምን ብዬ ሳይሆን። የሚኖረን ገንዘብ አሁን እኛ ሀገር ኢኮኖሚ ሁኔታ ባለበት በየቀኑ ነው። ነገሮች ዋጋ የሚጨምረው እና እቆጠባለሁ ብለው ያስቀመጥከውን ገንዘብ መጠቀም ስለማይቀር አብዛኛውን ጊዜ መቆጠብ እየፈቀደልን አይደለም ኢኮኖሚው እንጂ እኔ ብቆጥብ ደስ ይለኛል። ለጊዜው ግን አልቆጥብም

ላፕቶፕ በሚያሳዝነው ሁኔታ የለኝም እጅግ በጣም የምፈልገው ነገር ነው። በተለይም ደግሞ የራሴ የሆነ የኦንላይን በመስመር ላይ ቢዝነሶችን መመስረት ስለምፈልግ ላፕቶፕ ቢኖረኝ ደስ ይለኛል። ግን አሁን ላይ የለኝም። ምገለገው ለሚያስፈልጉኝ ነገሮች በስራ ቦታዬ የሚገኘው ቢሮ ውስጥ በሚገኘው ላፕቶፖች ነው የምገለገለው በሌላ በስራ ባልደረቦቼ

በስራዬ ላይ ያለብኝ አንድ ተግዳሮት ቢኖር አሁን ለምሳሌ እኔ ላፕቶፕ የግሌ ስለሌለኝ ላፕቶፕ ላይ የምሰራቸው ነገሮች ካሉ የስራ ባልደረቦቼ የራሳቸው የሚሰሩትን ጨርሰው እስኪለቁልኝ ድረስ ጠብቄ ነው የምሰራው። ስለዚህ ጊዜ ይፈጅብኛል እንደሱ እንደሱ አይነት ተግባራቶች አሉብኝ

አካባቢ በምኖርበት አካባቢ ድልድይ የለም። ግን በስራ ቦታየ አካባቢ አንድ ድልድይ አለ። ያ ድልድይ የተሰራው። ቀጭን ወንዝ ነበረች እዛ አካባቢና እና ሰው ለመተላለፍ ስልንም እንዳይከብድ ተብሎ ለመኪናዎችም የሚሆን ቆንጆ ተደርጎ የተሰራ ድልድይ ነው ይሄ ዝም ብሎ በእንጨት ምናምን የተሰራ መረማመጃ ሳይሆን የምር መኪና የሚያሳልፍ እቃዎች የሚያሳልፍ ድልድይ

ይቅርታ መጠየቅ ከልብ ካልሆነ ቀላል ነው ብዬ አስባለሁ። ከልብ ከሆነ ይቅርታ መጠየቅ እጅግ በጣም ከባድ ከሆኑት ነገሮች ምድራዊ ነገሮች አንዱ ነው። ምክንያቱም ከልብ ካልሆነ ከአፍ ነውና። እንደ ዝም ብለው ይቅርታ ማለፍ ትችላለህ። ግን ከልብህ ያጠፋው ነገር ተሰምቶህ ግን በጣም ይቆጠቁጣል። እና ኢጎ ገፍቶ ይቅርታ መጠየቅ ለኔ በጣም ከባድ ነገር ነው። ብዬ የማስብ ሰው ነኝ

በቤቴ ልዩ ሆነ መቀመጫ የለኝም። ግን አብዛኛውን ጊዜ የሚቀመጥበት ቦታ አለኝ። አብዛኛውን ጊዜ የምትቀመጥበት አብዛኛውን ጊዜ ስትቀመጥ አሁን ምግብ ለመብላት ወይ ደግሞ ሰውም ሲኖር ምን ሲል አንድ ላይ ቁጭ የምልበት እኔ የምይዘው ቦታ አለ። ግን ያ ቦታ ተያዘ ብየ ቀይሩኝ የምል አይነት ሰው አይደለሁም ቢቀየርም አይከፋኝም። ግን አብዛኛው ጊዜ የምቀመጥበት የራሱ

አዎ የማስታውሰው ልዩ በዓል አለ የሁለት ሺህ አስራ ሁለት ሺህ ዘጠኝ አዲስ አመት በዓል አስታውሳለሁ። ምክንያቱም ጳጉሜ ላይ አባቴ አርፎ ስለነበር ከዚህ አለም በሞት ተለይቶ ስለነበረ የአዲስ አመት ለኔ ልዩ ትውስታ ነበረው በደስታ ሳይሆን በሀዘንም ያለፈ በዓል ነበረ። ስለዚህ እሱኛውን አስታውሳለሁ በደንብ

አወ መዘመር ደስ ይለኛል እወዳለሁ። መዘመርማ ደስ የሚል ነገር ነው የማይወዳል አምላኩን ማመስገን መዘመር በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሰረት። ብዙ ጊዜ በዓላት ስናከብር። ሰላሳ ቀኑን የሚወክሉ ቅዱሳን አሉ በነዛ ቀናቶች ስንዘምር ምን ስንል ነው የምናሳልፈው? እና እኔ የመዘመር ደስ

እችላለሁ ብዬ ማለት እችላለሁ ካቀድኩኝ ቆይቻለሁ ግን እንዴት እንደሚደረግ በደንብ ስቴፕ ባይ ስቴፕ ተራ በተራ አውቀዋለሁ እና ላርገው ብዬ ብል የሚከብደኝ አይመስለኝም። ግን ቆይቻለሁና አሁን እንደው ጠማማ ሆኖ ይወጣብኛል ይሆናል እንጂ ግን እንዴትም ቢሆን አወጣታለሁ።

አዎ አዎ በደንብ አብዛኛውን ጊዜ እንደውም አሁን ላይ ዜናዎቼን እማገኘው ከዛ ነው እንደ ድሮው ጋዜጣ የለም። ቲቪ አልመለከትም በጭራሽ ሙሉ ለሙሉ። ሬድዮም አላዳመጠም እንደው እግረ መንገዴን በትራንስፖርት ላይ ሆኜ። ተከፍቶ ካልሆነ በስተቀር አልሰማም። ብዙ ጊዜ ዜናዎቼን የማገኘው ከተለያዩ የማህበራዊ ሚዲያዎች ነው።

እውነቱን ለመናገር ከሆነ አልወደውም ብችል እንደውም ብቀይር ደስ ይለኛል አሁን ያለሁበት አካባቢ በቃ ጭራሽ ለእኔ የሚሆን ሁላ መስሎ አይሰማኝም። አብዛኛው ሰው ጋር አልግባባም እውነቱን ለመናገር ከሆነ የመግባባት ፍላጎቱም የለኝም ግን። አካባቢው ጭራሽ ነው ደስ የማይለኝ ቆይቷል። የሚገርመው ስድስት አመት ሆኖኛል ወደእዚህ አካባቢ ከመጣሁ ግን ግን እስካሁን ድረስ አልወደውምም አልለመድኩትምም።

ኡ በእግሬ በጣም ብዙ ብዙ ብዙ መንገድ መሄድ እችላለው። ከዚህ በፊት እንደው በስተክል የለካሁት እንኳን አንድ ሃያ ሁለት ኪሎ ሜትር ሄጄ አውቃለው። በራሴ በእግሬ። አንድ አገር አቋራጭ በሉት ይሄን እሱን ራሱ ግን በእግር ምንም የመሄድ ችግር የለብኝም ደከመኝ አልልም። እንደውም ሩጥ አትበሉኝ እንጂ ቀስ እያልኩኝ ተረጋግጄ ምንም ያህል ርቀት መሄድ እችላለው እንደ ሃያሁለት ኪሎ ሜትር የመዘንኩት ነው። ያልመዘንኩት ያልለካሁት ከዛ የበለጠ ህጄ ሊሆን ይችላል።

አወ። ለስራየ እጉአዛለሁ የአንድ ለታክሲ መንገድ ወደ ሶስት ኪሎ ሜትር እሚሆን መንገድ በየቀኑ እጉአዛለው ጥዋት ጥዋት ላይ ትራንስፖርት ተጠቅሜ ሀያብር ትራንስፖርት ተጠቅሜ ነው እምሄደው። ከሰአት ላይ ግን አብዛኛውን ጊዜ በማታ ላይ ስለሆነ እምወጣው። በእግሬ ወክ ማድረግ ደስ ይለኛል። ለራሴም ትንሽ ንጹህ አየር ለማግኘት ሁለተኛም ገንዘብም ለመቆጠብ ስል እንደዛ ነው እማደርገው

አዎ በጣም በመስመር ላይ ብዙ ቪዲዮዎችን እመለከታለሁ። ቲክቶክ ዩቲዩብ አይነት የማህበራዊ ሚዲያዎች ስለምጠቀም ብዙ ቪዲዮዎችን እመለከታለሁ በቀን። በተለይ ቲክቶክ ብዙ ስለምጠቀም እንደው መቶ ሁለት መቶ ቪዲዮዎችን የማይበት ጊዜ አለ በአንድ ቀን ውስጥ ዩቲዩብ ላይም ብዙ ዶክመንተሪ ይዘት ያላቸው ፊልሞች ማየት ስለምወድ አያለሁ

አዎ የአመራር ሚና አለኝ። በስራ ድርሻዬ ላይ በስሬ ያሉ ሌሎች አንድ ሁለት ሴልሶችን። እንትን የካምፓኒ የሽያጭ ሰራተኞችን። ለካምፓኒው የተለያዩ ስራዎችን እንዲያመጡ እቅድ ማውጣት ማዘጋጀት እና መላክ ነው። የሴልስ ዋና ሀላፊ ሆኜ አገለግላለሁ። በስራየ ላይ።

አዎ ቅመማ ቅመም የበዛበት ምግብማ በጣም ነው የምወደው እንደ ኢትዮጵያዊነቴ ብዙ ቅመም የበዛበት ምግቦችን እንጠቀማለን እኛ እንደው ሜይቢ ህንዶች ቢበልጡን ነው እንጂ ከእኛ በላይ እንደውም ቅመም የሚጠቀም ያለ ሰው አይመስለኝም። ብዙ አይነት ቅመሞች አሉን ሌላው አለም ራሱም እማያቃቸውም ቁርፉድ ኮረሪማ ምናምን ምናምን የሚባሉ። ቂቤ እንኳን እንደ ሌላው ሀገር ዝም ብለን አይደለም የምንጠቀመው በቅመም ታጭቶ ከተነጠረ በኋላ ነው የምንጠቀመው። እና ቅመማ ቅመም የበዛበት ምግብ በደንብ ነው የምወደው የምንጠቀመው።

ብዙውን ጊዜ ምተኛው ከአራት ሰዓት እስከ አምስት ሰዓት ባለው ጊዜ ውስጥ ነው። ማታ አብዛኛው ጊዜ አምስት ሰዓት ላይ እተኛለሁ ከአመት አምስት ሰዓት ተኝቼ አስራ ሁለት ሰዓት እስከ አንድ ሰዓት ባለው እነሳለሁ ወደ ስራ ለመውጣት እና። አንዳንዴም እስከ ስድስትም እስከ ሰባትም ምቆይበት ጊዜ አለ። ብዙ ባልደከመኝ ግዜ እንቅልፍ እምቢ ባለኝ ጊዜ ምናምን የሆነ ማየው ነገር ካለ ፊልም እያየሁኝ ወይ የሆነ ነገር እያረግኩኝ አልፋለሁ። ብዙን ጊዜ ግን አራት ሰዓት እና አምስት ሰዓት ላይ ነው ምተኛው

ቀርቀሃ እኔ ባለሁበት አካባቢ አያድግም። ሙሉ ለሙሉ እንደውም በእኛ ሀገር ላይ የሚያድግ አይመስለኝም ያድጋል ያድጋል ያድጋል የሚያድግባቸው ቦታዎች አሉ። ግን እኔ ግን ወደ ከተማው ስለሆነ ያለሁት የለም። እኔም ያለሁበት አካባቢ ላይ ቀርቀሃ አያድግም። በፊት ያደግኩበት አካባቢ ላይ ግን ቀርቀሃ ሳይሆን ሸንበቆ ይበቅል ነበረ። ሸንበቆ ማለት ቀጠና ያለ የቀርቀሃ ዘር ነው እሱኛው ይበቅል ነበር። ቀርቀሃ ግን የሚበቅልበት አካባቢ አይደለሁም ያሉት

መስኮት መስኮቴን ክፍት እተወዋለሁ። ግን ይለያያል የቤት መስኮት ከሆነ ክፍቱን መተው አልፈልግም ውስጥ ከሌለው በስተቀር ቤት ውስጥ ክፍቱን ትቼ አልሄድም። የቢሮ የስራ ቦታ ከሆነ ግን ክፍቱን እተወዋለሁ ምክንያቱም ቢሮ የስራ ቦታዬ ያለው ሶስተኛ ህንፃ ሶስተኛ ወለል ላይ ስለሆነ አንድ ህንፃ ላይ በዛ በመስኮት ከንፋስ ውጪ ሊገባ የሚችል ሰው ስለሌለ የደህንነቱን የማያሰጋኝ ነገር ስለሌለ ክፍቱን እተወዋለሁ

በብዙ ህዝብ መሃል መሆን ብዙ የሚመቸኝ ሰው አይደለሁም ይጨንቀኛል። እንደውም ግን ደግሞ ግዴታዬ መሆን ከሆነበት አሁን ለስራ ወይ ለትምህርት ምናምን ከሆነ ያለብኝ ደግሞ ችግር የለውም ግን አሁን ለመዝናናት ምናምን በሚለው ከመጣን ብቻዬን ከሆኑ ሰዎች ጋር ቁጭ ብዬ ብዝናና ይቀለኝኛል። ሰው እበዛበት ቦታ ላይ ከማደርገው ይልቅ ማለት ነው።

አዎ በሰአት የመድረስ ምንም አይነት ችግር የለብኝም በዚህ የምታማ ሰው አይደለሁም የሚያውቁኝም ሰዎች ሊመሰክሩ ይችላሉ በዚህ ነገር። የሆነ ቦታ ሶስት ሰዓት ድረስ ከተባልኩኝ ለሶስት ሩብ ጉዳይ ለሶስት አስር ጉዳይ ነው የምደርሰው። አምስት ደቂቃ አስራ አምስት ደቂቃ ቀድሜ እደርሳለሁ እንጂ። አርፍጄ አልደርስም አብዛኛውን ጊዜ እንደዛ ለማድረግ ነው የምሞክረው። ከእኔ ቁጥጥር ውጪ የሆኑ ነገሮች ግን ሀፕን ካደረጉ ምን ማድረግ ይቻላል? አረፍዳለሁ ግን አብዛኛውን ጊዜ እንደዛ አይደለሁም

እንትን ነው እኔ ውሳኔ መስጠት እችላለሁ ግን በጣም የሚከብደኝ ሰው ነው። ብዙውን ጊዜ አንድ ነገር ውሳኔ ከመወሰኔ በፊት እንዴት ሊሆን ይችላል ብዬ ጊዜ ሳስብበት ሶስት አይነት ሶስት አራት አይነት የተለያዩ አማራጮች ይመጡና ከዛ ውስጥ የመምረጥ ችግር አለብኝ። ብዙ ጊዜ ግን እንደዚህ አይነት አማራጮች ለሰዎቹ ሰጥቻቸው ከአራቱ የተሻለውን እንዲመርጡ ማድረግ ግን እችላለሁ

በቤቴ ውስጥ ብዙ እቃዎች የሉም። ያሉት እቃዎች አልጋ አለ ወንበር ጠረጴዛ ቴሌቪዥን ቅርስ የሆነ ቴሌቪዥን አለ የድሮ ቦርጫሙ ቴሌቪዥን። ሻንጣዎች ሁለት ሶስት ሻንጣዎች የኤሌክትሪክ ማስተላለፊያ ገመዶች ምናምን አሉ።

የስራ ቦታዬ በጣም አነስ ብላ ብዙ ሰው ያልበዛባት ግን ደግሞ ሁሉም ሰው የሚሰራውን ስራ በአግባቡ የሚሰራበት ቦታ ነች። ሁሉም እዛ ፕሮፌሽናል የሆነበት። አንስ ብላ ግን ስራው በደምብ ሚከናወንባት ቦታ ናት። ያን ያክል ሰፊ የሚያምር ቢሮ አይደለም ግን ስራውን ይጨርሳል

ውይ በስማ ሳህኖችን እቃ በአጠቃላይ የተባለውን ነገር ማጠብ የማልወደው ነገር ቢኖር እሱ ነው እቃ ማጠብ ልብስ ማጠብ የሚባሉ ነገሮች በጣም ከልብ የሚያሙኝ ነገሮች ናቸው። እንደውም ልጄ እያለሁኝ ውጭ ሀገር ላይ የእቃ ማጠቢያ ማሽን እንዳለ ስለማላውቅ ስለነበረ። አድጌማ ማሽን እሰራለሁ እንጂ እኔማ በእጄ ሳህንና ድስት እያጠቅኩ አልኖርም እል ነበር

መጽሐፍ ማንበብ በጣም የምወደው ነገር ነበረ አሁን ላይ ግን ብዙ እያደረኩት አይደለም። ምን ያህል ጊዜ መጽሐፍ ታነባለህ ብባል አሁን በቁጥር ላስቀምጠው አልችልም። እንደ ድሮ በወር አንድ ምና ምን አልልም። በፊት ግን በትክክል እራሴን እንትን እያልኩኝ እየተቆጣጠርኩ በወር አንድ ለማንበብ እሞክር ነበረ። ብዙ መጽሐፍትን አንብቤያለሁ ከልጅነቴ ጀምሮ ነው። መጽሐፍ ማነብ የነበረው። የሚገርመው ከተረት መጽሐፎች ጀምሮ ልቦለዶች አሁን ደግሞ የፍልስፍና እና የሳይኮሎጂካል መጽሐፎች ደስ ይሉኛል።

ከጎረቤቶቼ ጋራ ጥሩ ግንኙነት አለኝ ብዬ ማለት አልችልም እውነቱን እናውራ ከተባለ ስማቸውን ሁላ እማላቃቸው ይበዛሉ እንኳን ጥሩ ግንኙነት ለሚኖረኝ በቃ ጠዋት እወጣለሁ ማታ እገባለሁ እቤትም ስራ በሌለኝ ሰዓት እቤትም በማርፍበት ሰዓት ቢሆን ከሰው ጋራ እምቀላቀልና እማወራ አይነት ሰው ስላልሆንኩኝ። ከብዙዎቹ ጋር ጥሩ ግንኙነት የለኝም።

ማታ ላይ ብዙውን ጊዜ አልመገብም ምክንያቱም ቀን ላይ ዘጠኝ ሰዓት ላይ ስምንት ሰዓት ከምናምን ላይ ስለሆነ ብዙ ጊዜ እምበላው ማታ ላይ። ቤት ስገባ ሁለት ሰዓት ምናምን ይሆናል በጣም ራብ ካልተሰማኝ በስተቀር ብዙ ጊዜ አልመገብም ዘጠኝ ሰዓት ምናምን በበላሁት ነገ ጥዋት ላይ ነው። ሲደርስ ቁርሴን እምበላው እንጂ እራት ብዙ ተመጋቢ አይደለሁም። ከበላሁ ግን ሁለት ሰዓት ተኩል ሶስት ሰዓት ላይ ነው እምበላው።

ወደ ቦታወች ወደተለያዩ ቦታወች መጓዝ በጣም ነው የምፈልገው በጣም ነው የምወደው የተለያዩ ፋይናንሻል ነገሮች ባያስሩኝ አለምን ሁሉ ዞሬ ባዩ ደስ ይለኛል። ግን አሁን ተጉዘህ ከተባለ እዚህ ኢትዮጵያ ውስጥ አሁን ለምሳሌ ወደ ደብረ ዘይት ሄጄ አይቼ አቃለሁኝ ውሃ ዳር በጣም ነው የምወደው እዛ ወደ ደብረ ዘይት ያሉ ሄጄ ሀይቆች አይቼ ተዝናንቼ ተናፍሼ መጥቼ አውቃለሁኝ። ከኢትዮጵያ ውጪ ግን ሌላ ቦታ ሄጄ አላውቅም። ግን እኔ ሙሉ አለምን ዞሬ ባይ በጣም ደስ ይለኛል

አይ አይ ስሜቴስ ፊቴ ላይ ብዙ ጊዜ የሚታይብኝ አይነት ሰው አይደለሁም። እንደውም ብዙ ሰው የምታስበው አይታወቅም የሚለኝ አይነት ሰው ነኝ። እኔ በነገሮችም አናደድከኝም ምንም አልከኝም በቃ። ዋጥ አድርጌው የማልፍ ነኝ። የሆነ ሰዓት ላይ። ደስ ያለኝም ይሁን ይክፋኝም እኔ ፊቴን አይቶ ብዙ ሰው መወሰን የሚችል አይመስለኝም።

አዎ እንዴ በደንብ ነፃ ገበያ እስከተባለ ድረስ በገበያ ዋጋ ተደራድሬ ካልሆነ በስተቀረ ስገዛ ደስ አይለኝም ምክንያቱም ብዙ ጊዜ ነፃ ገበያ ሲባል ነጋዴዎች ለቁጥር ብለው ዋጋ ያስወድዳሉ እና ሳትከራከር ገዛክ ማለት እነሱ በጠሩን ቁጥር ላጡክ ማለት ነው። ያለህን ብር ስለዚህ ተከራክረህ የምርም ከዛ በታች እንደማያወርዱልኝ ካላረጋገጥኩ በስተቀር አልገዛም።

እንዴ አዎ በደንብ የለፍቃልህንማ አሁን እኮ ሁሉ ነገራችሁን ያለው እዛ ላይ ነው አንድ ሰው። ወይ የኢሜል ወይ የሆነ ነገርህን የይለፍ ቃል አወቀ ማለት ህይወትህ ላይ እሚካሄዱትን ሁሉን ነገሮች ያውቃል ይቆጣጠርብሃል ማለት ስለሆነ። የይለፍ ለፍቃሌን እጅግ በጣም ነው የምጠብቀው። ወረቀት ላይ እንኳን አልጽፍም እኔ ብቻ እማውቀው በጣም በብዙ ኮዶች የተደረገ የይለፍ ቃል ነው እምጠቀመው።

የአትክልት ስራ አላደርግም ምክንያቱም ያለሁበት የጊቢ አይመችም እሱ ሰበብ እንደማይሆን አውቃለሁ በትንሽዬ እቃም ተደርጎ ምንም ሲደረግ አይቻለሁ ግን ያን ያክል የምር አስቤበትም ፍላጎቱም ኖሮኝም ስለማያውቅ ይሆናል። ግን አትክልት አላደርግም ወደፊት ግን ቢኖረኝ አይከፋኝም ምክንያቱም ጤነኛ የሆኑ ትኩስ ምግቦች ለጤናችን አስፈላጊ ስለሆኑ በተለይ ሰውነት እንቅስቃሴ ማድረግ ከጀመርኩኝ አታክልት ማድረግም መጀመር እፈልጋለሁ።

ውይ መብራት ሲቆረጥ ማደረገው ነው ግራ የሚገባኝ በሚገርመው ሁኔታ ደግሞ ኢትዮጵያ ውስጥ እንደመኖሬ በጣም ብዙ ጊዜ ነው ሀፕን የሚያደርግብን የሚፈጠርብን ይሄ ነገር። እና መብራት ሲጠፋ በተለይ ደግሞ ሞባይል ስልኬ ሀይል ሳይኖረው ከሆነ የጠፋው ምድር ሰማዩ ነው የሚዞርብኝ። እኔ በተቻለ መጠን ስልኬን መብራት ያለበት ቦታ ወስጄ ቻርጅ አደርጋለሁኝ። እና የሆኑ የሆኑ ነገሮች እያደረኩኝ መብራት እስከሚመጣ ድረስ ያገኘሁትን በሃይል መቆጠብ ነው።

ኧረ መብረቅማ ለምን እፈራለሁ? መብረቅ ሚያስፈራኝ ነገር አይደለም። እንደውም መብረቅ ሲኖር ጋጋታ መብረቅ ይሄ ከባድ ዝናብ ሲኖር እኔ የበለጠ እንቅልፍ እንቅልፍ እያለኝ ነው የምሄደው። በጣም ብዙ ሰው ይደነግጣል እንቅልፍ ያጣል። እኔ መብረቅ ያለ ሰዓት ጥይት ቢቶኮስ ራሱን የማልነቃበት አይነት እንቅልፍ ውስጥ ነው የምገባው። ጭራሽ በጣም ነው ሰላም የሚሰጠኝ ለመተኛት

አዎ የቀን መቁጠርያ እጠቀማለው በተለይ በስልኬ ላይ የሚገኘውን የቀን መቁጠርያ የተለያዩ ስብሰባዎች ሲኖሩኝ በዓላት ሲኖሩ ምን ሲሉ እግር ኳስ እመለከታለሁኝ። የእግር ኳስ ሲኖር የኔ የምደግፈው ክለብ ቡድን ጨዋታ መቼ እንዳለው ለማየት የቀን መቁጠሪያዎችን ነው የምጠቀመው።

እኔ በጣም የምወደው በዓል እንግዲህ ብዙ የበአል አፉቃሬም አይደለሁም ያን ያክል ጓጉቼለት ሚመጣም ነገር አይደለም። ግን አንድ ምረጥት ከተባልኩኝ። ፋሲካን ነው የምመርጠው። ሁለት ወር ጾሜ ስለሚመጣ ይሆናል አላውቅም። የስጋ አምሮት ሆድ ሆዴን እየበላኝ ይሆናል እምጓጓለት አላውቅም። ግን ፋሲካ ይሻለኛል። ግን ያን ያህል መምረጥ ግዴታ ባይሆን ግን ያን ያህል የበአል አፍቃሪ አይደለሁም። ቢከበር ባይከበርም ለኔ ማተር የሚያደርግብኝ አይነት ሰው አይደለሁም

አዎ በጣም በጣም በሚያሳዝን ሁኔታ በጣም ፈልጌ ሳይሆን ሳልፈልግ ነው ጎረቤቶቼን ድምጽ የምሰማው። የምንኖርበት ቤት ያን ያክል ግንቡ ጠንካራ አይደለምና የኛም ለጎረቤት ይሰማል የጎረቤትም ለኛ ይሰማልና። ነጻነት የሚባል ነገር የለውም። ለኔ ብቻ ሳይሆን ለነሱም ጭምርና ፈለኩም አልፈለኩም እሰማለሁ ወይንም

የስራ ጊዜ ከሰኞ እስከ አርብ ከጠዋቱ ሶስት ሰዓት ተኩል እስከ ምሽቱ አስራ አንድ ሰዓት ተኩል እንዲሁም ደግሞ ቅዳሜ ከቀኑ ከጠዋቱ ሶስት ሰዓት ተኩል እስከ ቀኑ ስድስት እስከ ስድስት ቀኑ ሰባት ሰዓት ድረስ ነው። ግን እኔ ብዙ ጊዜ ስራ ካልጨረስኩኝ ምናምን በዛ ሰዓት ጠብቄ አስራ አንድ ሰዓት ተኩል የስራ መውጫ ነው ብዬ አልወጣም እስከ ሁለት ሰዓትም። እስከ አንድ ሰዓትም መስራት ያለብኝን ጨርሼ ነው የምወጣው።

ተማሪ እያለው እንግዲህ ትምህርትም ትምህርት እምወድ ተማሪ አልነበርኩም በሚያሳዝን ሁኔታ ግን ምረጥ ከተባልኩኝ እንግሊሽ እና ፊዚክስ በተለይ ደግሞ ፊዚክስ በጣም እምወዳቸው ትምህርቶች ነበሩ። ተፈጥሮ አለም ላይ ያሉት እያንዳንዱ ነገር እንዴት እንደሚሰራ ይነግረናል የአለም ሁሉ ሚስጥር ቁልፍ ያለበት ፊዚክስ ላይ ነው። ተብዬ ስለሆነ ፊዚክስን መጀመሪያ ስጀምረውም የተማርኩት በጣም ነው ከልቤ እምወደው

እምወዳቸው ጫማዎች በተለይ ደግሞ ረዘም ያላሉ ቡትሶች እስከ ቁርጭምጭሚት ሸፈን እሚያደርጉ ጫማዎች ቡትስም ሆነ ማነው ቆዳም ሆነ የስኒከር ጫማዎችም ሆኖ ቁርጭምጭሚት ሸፈን እሚያደርግ አጠር ያሉ ቡትስ ጫማዎች በጣም ነው ደስ እሚሉኝ። እንትኖች ነጠላ ጫማዎች ወይም ሰንደሎችም ደስ ይሉኛል። ቆዳ ቆዳ የቆዳ ጫማ ብዙ አፍቃሪ አይደለሁም እንደው ግዴታ ካልሆነብኝ ቆዳ ብዙ አላረግም።

የምወደው አትክልት ሰላጣ ነው ሰላጣ ደስ ይለኛል። ፍሬሽ ሆኖ ትኩስ እንደሆነ ከቲማቲም ጋር ተደርጎ ምናምን ተሰርቶ ስበላው በጣም ነው የሚያስደስተኝና። የምወደው አትክልት ሰላጣ መሆን አለበት ጎመንም ደስ ይለኛል። እውነቱን ለማውራት ከሆነ ቆስጣ ቆስጣ ብዙ ደስ አይለኝም ለስለስ ያለ ነገር ስለሆነ ቆስጣ ደስ አይለኝም። ጎመን ጎመን እወዳለሁ። በተለይ በጣም ሳይበስል ሲሰራ አታክልቶችን እኔ ሲበስሉ ጣዕማቸው ይጠፋብኛል። እና በጣም ሲበስል አልወድም። ጎመንም ግን ሳይበስል ከተሰራ ጎመን ራሱ በጣም እወዳለሁ።

ያሆ ደስ ይለኛል ይሄማ የኢትዮጵያዊነቴም ባህሌም ባህሪም ነው ያደኩበት የሆነ ነገር ስትይዝ እንብላ ሳይባል አይበላም ብልግና ነው የማይደረግ ነገር ምናምን ነው ይሄ እንደ ሀጥያት ነው የሚቆጠረው ኢትዮጵያዊ የሆነ እንብላ አለማለት። እና ከሌሎች ጋር ማካፈል እወዳለሁ። ከያዝኩኝ እንብላ ሳል ከሁለት ከሶስት ሰው ጋር ሳይሆን ብቻዬን ስብላ እንደውም እኔ አልጠግብም ብዙ ጊዜ።

ኮምፒውተር መጠቀም አዎ በደንብ እችላለሁኝ አብዛኛውን ስራዬን የምሰራው ኮምፒውተር ላይ ነው ኢሜል መላክ ዋና ዋና የሚባሉትን የኮምፒውተር መጠቀሚያ ነገሮች። እንዲሁም በስሱ ከኤአይ ጋር በመሆን ኮድም ማድረግ እችላለሁኝ። እንኳን አነስ አነስ ያሉት ታስኮች በጽሁፍ መጽሐፍ ፕረዘንቴሽን ማዘጋጀት። ኤክሴል ላይ ሰንጠረዦች ማዘጋጀት ዋና ዋና የሚባሉትን ነገሮች

እድለኛ ነገር ነው ብዬ ባላስብም ግን ብዙ ጊዜ ሰዎች ይወዱኛል ጥሩ የሰው መውደድ አለኝ። የሰው መውደድ ያለው ሰው ደግሞ እድለኛ ነው ብዬ አስባለሁ። በስራም በምንም ዞሮ ዞሮ ከሰው ጋር መገናኘታችን አይቀርምና እሱን እንደ እድል ነው የምቆጥረው። ብዙ ሰው ብዙ ነገር ያደርጋል ሰው እንዲወደው። እንኳን በትንሽ ጥረት። ስለዚህ እሱ እንደ እድል ነው የምቆጥረው።

በመሬት ላይ መቀመጥ ይመቸኛል ችግር የለብኝም መሬቱ አባጣ ጎባጣ እስካልሆነ ድረስ ወይ ኮሮኮንች ሆኖ ለእንትን የማይሆን እስከሆነ ድረስ ኖርማል። ጠፍጣፋ ምድር ላይ መሬት ላይ ተቀመጥ ብባል ምንም አይመስለኝም እቀመጣለሁ ችግር የለብኝም። እንደውም ለጤና ጥሩ ነው ቀጥ ብሎ የመቀመጥ ችግር አለብኝ። በተለይ ብዙ ጊዜ ቢሮ ላይ ቁጭ ብሎ አጉብጦ ለሚውል ሰው መሬት ላይ መቀመጥ ጤና ነው ብዬ ነው የማስበው።

ዋና ዋና ሀላፊነቶቸ በስራዬ ድርጅቱ ላይ የታሰቡ እቅዶች በስትክክል እየተቃሄዱ ነው ወይ የሚለውን ማረጋገጥ። ደዲስ ካምፓኒዎችን ደዲስ ደንበኞችን ወድ ድርጅቱ ማምጣት። የመጡት ካምፓኒው የመጡት ደንበኞች ምንድነው? እሚሰራላቸው እሚለውን ነገር መመርመር እና እሚፈልጉትን ነገር ማቅረብ። ሌሎቹ ያመጡት ካንፓኒወች ሌሎች። ሰራተኞች ድርጂቱ ያመጣው ሰራተኞች የምር ከእኛ ጋር መሄድ የስራ ባህል አላቸው የሚለውን ቼክ ማድረግ። እና የመሳሰሉትን አይነት ሀላፊነቶች አሉ።

የመንገድ ስም የመንገዴን ስም አላውቀውም በሚገርም ሁኔታ አሁን ነው ገና እየተለመደ ያለ ነገር ነው። በፊት ላይ በተለይ መሃል ከተማ መሃል ከተማ ላይ ብቻ ነው እዚህ የአዲስ አበባ ውስጥ የመንገድ ስሞች የነበሩት አሁን ነው ሁሉም ጋር እየተዳረሰ ያለው ግን። ሰው በለመደው በዛ በሰፈሩ ስም ይጠራራል እንጂ እንትን ሰፈር እንትን ሰፈር እያለ እንትን መንገድ ላይ ነኝ ያለሁት የሚለው ነገር ገና አልተለመደም። ይለምዳል በቅርቡ ብዬ ራሱም አላስብም አሁን ባለንበት ሁኔታ።

ውይ በአደባባይ መናገር ትንሽ ይከብደኛል። ቀላል ነገር አይደለም። ግን ለስራ ከተባለ እኔ ምንም ነገር ማድረግ አይከብደኝ። አሁን አደባባይ ተናገር ስባል ስለ ራሴ ስለሚሰማኝ ነገር ከሆነ- ቀጥታ ስለራሴ ይከብደኛል መናገር። ግን የስራ በአደባባይ ወተህ ይሄንን ነገር አስተዋውቅ ስለዚህ ተብዬ ከሆነ ግን የመናገር ምንም ችግር የለብኝም።

የስራ ጊዜ ገደብ አላስተካክልም ብዙን ጊዜ በተሰጠኝ የስራ ጊዜ ገደብ ውስጥ ስራ ለመጨረስ እሞክራለሁኝ። የስራ ጊዜ ገደብ ማስተካከል በጣም ከብዙ ጊዜ አንድ ጊዜ የሚገጥመኝ ነገር ነው። ካልኩት ቃል ከገባሁበት ቀን ያለፈ ስራ ግጥሞኝ አያውቅም። በዛች ቀን እንዴትም ተሟሙቼ ቢሆን አዳሬንም እየሰራሁ አደርሳለሁ። እንጂ ማስተካከያ ብዙ ጊዜ ጠይቄ አላውቅም

በእጄ የሚሰራ ስራ አዎ አደርጋለሁ እንደ ስራ እንደ ስራ አድርጌው ሳይሆን ማድረግ በሚገባብኝ ጊዜ አደርጋለሁኝ። የሆነ ነገር ስትበላሽ በእጄ መጠገን ደስ ይለኛል እና ደግሞ እንደ ወንድ ልጅ የወንድ ልጅ በእጅ ሚሰሩ ነገሮችን መቻል ይገባዋል ብዬ ስለማምን። በእጅ ሚሰሩ ስራዎችን እሰራለሁኝ። ገንዘብ የማገኝበት አይነት ሁኔታም ባይሆን አደርጋለሁ።